ያው የምወደው ፊልም የህንድ ፊልም ነው አክሽን ክስክስ ምናምን ያለበት ይመቸኛል። ደስ ያለ ፊልም ምናምን ደስ ይለኛል አትልም በቃ በጣም ፊልሙ ደስ የሚለኝ ምክንያት ነው። ይኸው በአካባቢ ይኸው ያሉ ያሉ ነገሮችን ምናምን እና እነሱን ነገሮች ምናምን በመቀጣያ በቃ የሆነ ቦክሲንጎችን ምናምን እንዲሁም የተለያዩ ክስክሶችን ምናምን ለማየት እና ሌሎችን አክሽኖችን ምናምን ለማየት እና ለመኟኗር። ለማየት ምናምን እና በዛችን እኔ የምፈልገውን ድርግት ለመፈጸም ማለት ነው።

የምሳ እረፍቴ ለምሳሌ እንደኔ ከአምስት ሰዓት እስከ ስድስት ሰዓት ተኩል ነው። የምሳእረፍቴ ማለቴ ያው ምሳእረፍቴ ነው። እንጂ የምሳ እረፍ ቴ አምስት ስዓት ነው እንደ አጠቃላይ። ጠቅለል ሳደርገው አብስዬ በምሰራበት ሰዓት ጊዜ ትንሽ ሰፋ ላደርገው እችላለሁ። እስከ ስምንት ሰዓት ኤኒዋይ የስራ መግቢያ ስምንት ሰዓት ነው ማለት ተማሪ ነኝ። ነው ሁለት ሰዓት ትምህርት ክላስ እገባለሁ ከሁለት ሰዓት እስከ አራት ሰዓት ተኩል ባለው እስከ አምስት ሰዓት ባለው ትምህርት አለ። እሱን ከተማርኩኝ በኋላ። ምሳ ሰዓት ከአምስት ተኩል ይጀምራል ወደ ምሳ እሄዳለሁ ምሳ እበራለሁኝ። ምሳዬን አምስት ሰዓት ከበላሁ በኋላ ከአምስት ሰዓት እስከ ሰባት ሰዓት ተኩል የምሳ የእረፍት ጊዜ ነው በዛ ጊዜ ውስጥ። አምስት ሰዓት እኩል ወይም ስድስት ሰዓት ላይ ምሳ ከበላሁኝ ትንሽ አንድ አስራ አምስት ሃያ ደቂቃ ካረፍኩኝ በኋላ። የተወሰነች ጊዜዋን ሸረፍ በማድረግ አነባለሁ ከዛ ያችን በማንበብ ከዛ በኋላ ያለውን ጊዜ ከፋፍዬ ለማንበቢያ ጊዜ ነው የምጠቀመው። እና የረፍት ጊዜየ ከአምስት ሰዓት እስከ ስድስት ሰዓት ነች ማለት ነው።

የምጠቀመው ብርድ ልብስ አንድ አንድ ነው። ፕላስ ከታች ደግሞ ይሄ አልጋ ልብስ እጠቀማለሁኝ። ሁለት የአልጋ ልብሶች አሉ። አንድ ከስር አንድ ከላይ የማደርገው። ከላይ የምለብሰው ብርድ ልብስ ያው አንድ ነው። አንድ ብርድ ልብስ ብቻ ነው የምትጠቀመው። ምክንያቱም ከዛ በላይ ስትጠቀም ሙቀት አለ። ሙቀት ስለሚሞቅና ያው ደግሞ የሙቀት መጥፎ ነገር ያው ለማንም መናገር አይቻልም። ቼክ ያደረገው ካለ ከአንድ ብርድ ብርድ ልብስ በላይ ከለበስኩኝ ባለንበት ሎካል ኤሪያ ላይ ሙቀት ስለሚኖር መተኛትም አትችልም። በቃ እንደውም ጭንቀት ነው የሚኖረው። እና የምጠቀመው አንድ ብርድ ልብስ ነው። በመጠቀም እሱን በመጠቀም ያው አዳር ውሎ ምናምን ሰምቲንግ ነገር ያው አዳር በቂ ነው። በቃ ሴፍ ለመተኛት ምናምን አንድ ብርድ ልብስ በቂ ነው። እኛ ጋር አሁን የብርድ ቅዝቃዜ ብዙ እስከሌለ ድረስ ከአንድ በላይ ብርድ ልብስ አልጠቀምም